የስራ ግምገማ ይደረግልሃል? የስራ ግምገማ ተደርጎልሃል ወይ? ለሰራኃቸው ስራዎች የተለያዩ ግምገማዎች ተሰርተውልኛል። በእነሱ ግምገማዎችም አሪፍ ውጤት አምጥቼበታለሁ። ጥሩ ተንቀሳቅሰሃል ውጤታማ ስራ ሰርተሃል ተብያለሁ።